የምትመኘው የእረፍት ጊዜ ምንድ ነው? ይላል ያው እኔ የምመኘው የእረፍት ጊዜ። ያው ብዙ ጊዜ እረፍት ጊዜ ነው። ያው ብዙ ጊዜ መጽሐፍ መጻፍ ነበር። ያው ብዙ ጊዜም

ሾርባ ትወዳለህ አዎ ሾርባ በጣም እወዳለው እ እኔ ማለት በጣም ነው ምወደው ደስ ይለኛል። ሾርባ ሲሰራ ያው ብዙ ነገሮች አሉት አብሮ ሲሰሩ እና ለኔ ያው ይመቸኛል ደስ ነው የሚለኝ። ደስ ይለኛል ለኔ ያው እወደዋለሁ። ምክንያቱም የተለያየ የቅመማ ቅመሞች ስላሉት። ለሰውነትም ያው ወሳኝ ነው ብዬ ነው እንትን ምናምን

ጫጫታ ታገኝበት ትችላለህ ይላል አዎ ጫጫታ ብዙ ጊዜ አላገኝም ምክንያቱም ያለሁት ፓርክ ውስጥ ስለሆነ ያው ጸጥ ረጭ ያለ ነገር ነው እና ብዙም ጫጫታ የለውም። ያው ገበያ ምናምን እንደዚህ ካልሆነ በስተቀር ያው ጫጫታ የለም ምክንያቱም ያው ያለውት ፓርክ ውስጥ ነው። ያእዛ ነው ምሰራውና። ና ያ ጭልል ያለ ነው።

ከደንበኞች ጋር ትሰራለህ? ይላል ትያቄው አዎ ከደንበኞች ጋር እሰራለሁ። ምክንያቱም ያው አንደኛ ደንበኞቼ ሌላ ከስተመር ሌላ ደንበኞች ይዞ ይመጣሉ ካሉም ያነደ ሰርቼ ጠግኜ ሰጥቻቸው። ያ ተሰራ ተሰርቶ ሌላ የተበላሽ እቃ ይዞ ይመጣል እና ያን ጠግኜ ስመጣቸው ሌላ ሰው ደግሞ ይልካሉ። እና ደንበኞቹ በቃ ሁሌም

ቀትርም እንትመገባለህ ይላል? ያው ብዙ ጊዜ እኔ ይኸው ሽሮ አለ። ያው ምስር አለ። ድንች አለ ብዙ ጊዜ በቃ እኒን ነው ምመገበው። ብዙ ጊዜ አብዛኛው እኒን ነው ምመገበው። ብዙ ጊዜ ምሳ ሰዓት ላይ ያው ብዙ ጊዜ ቀትር ላይ እነዚህን ነው ምሳ ምሳ ምንበላው?

የምትወደው ከተማ የት ነው? ይላል እኔ የምወደው ከተማ ያው ባህርዳር ነው በጣም ነው የምወዳት ምክንያቱም በቃ ንጹህ አየ በቃ ማለት በቃ ቀዝቃዚዋ በቃ ደስ ይላል በቃ ምን በተለይ ጣናው ዳር ላይ እንደዚህ ሀይቁ ዳር ላይ በጣም ባህር ዳር እንደኔ ባህር ዳር ሰው ሁሉ ሰው ቢኖር ደስ ይለኛል ምክንያቱም ያው እኔ ደስ ይለኛል ምክንያቱም ሁሉም ይወደዋል ብዬ ነው የማስበው። ያው እዛ ሂዶ ቢያያት

ለበጎ አድራጎት ሰርተህ ታውቃለህ ይላል? አይ እኔ ብዙ ጊዜ በጎ አድራጎት ሰርቼ አላውቅም። ምክንያቱም ግን የለኝም ማለት በቃ በጎ አድራጎት አለ አይደል። የምንሰራበት ድርጅት የተወሰነ ዝም የበጎ አድራጎት። አቅመ ደካማ ሳሆን ኦሬዲ ድርጅቱን የነፃ ትንሽ አገልግያለሁ።

"የምሳ እረፍቶ ምን ያህል ነው ይላል?" ያው ብዙ ጊዜ እንድ ሰዓት ምናምን ነው። ሰላሳ ደቂቃ አንድ ሰዓት ነው ብዙ ጊዜ የምጠቀመው አንድ ሰዓት ነው ብዙ ጊዜ የምጠቀመው የምሳ ሰዓት። እና በቃ ያው ምሳ በላለው አንድ ሰዓት አርፋለሁ ከዛ ወደ ስራ እገባለሁ። በመሃል ያው አንዳንዴ ሰላሳ ደቂቃ አድርገዋለሁ፤ ግን አንዳንዴ ደግሞ ያው አንዳንድ ሰዓት አንድ ሰዓት ምናምን እንደዚህ አስቸኳይ የሚሰራ ስራ ካለ በሰላሳ ደቂቃ ዙሬ እገባለሁ። እና አንዳንድ ጊዜ አንድ ሰዓት ነው።

ከልጅነትህ የምትዘክረው ነገር አለ ይላል። አዎ ነበረኝ ገብርኤልን ግን አሁን ትቼዋለው። ገብርኤልን ዘክረዋለሁ እና ብዙ ጊዜ ጓደኞቼን ይዤ እንዲህ እንትን ቢሆን ሁሌም እዘክረዋለሁና

የተበላሸ ነገር ታስተካክላለህ ይላል? ያው ማለት ብዙ ጊዜ የምሰራው እንደዛ ነው። በቃ የተበላሸ ነገር አስተካክላለሁ ጠግኜ አገልሎት እንዲሰጥ እሰጣለሁ ዞሬ ሰርቸ አስተካክየ ለአገልግሎት እንዲውል አደርጋለሁ። የተበላሸ ነገር አስተካክዬ ለአገልግሎት እንዲውሉ። ብዙ ጊዜ የምሰራው እሱን ነው።

መዋኘት ትችላለህ ላይ መዋኘት እንኳን አልችልም። ምክንያቱም ያው ዋና እ ያው እኛ ልንበት ትንሽ እ ማለት የለም ምን የምንዋኝበት ቦታ ያስፈልጋል ግን እኛ የለም ምንዋኝበት ቦታ ስለሌለ ዋና አልችልም

በሰአት የምትደርሰው ነህ? አወ የሰዓት በሰአቴ ነው የምደርሰው። ከዛ አንዳንዴ ያው ሀበሻ ቀጠሮ አያከብር ይባላል እውነት ነው። ማለት ብዙ ሰዎች አጋጥሞኛል። ያው እኔ አንዳንደየ አረፍዳለሁ ግን አብዘሀኛው በሰአቴ ነው የምደርሰው። ብዙ ግዜ አላረፍድም። ብዙ ግዜ በሰአት ነው የምገኘው። ሰዓት አከብራለሁ ሰዓት አላረፍድም ሁልጊዜ

በተፈጥሮ ውስጥ መራመድ ትወዳለህ አዎ በጣም ደስ ይለኛል ያለው ብድም በቃ በተፈጥሮ ፓርክ ነው ያለሁት እና በቃ አንዳንዴ በቃ እንዲህ እረፍት በሆንኩ ሰዓት ደስ ይላል ዎክ ሳደርግ ስራመድ ደስ የሚል እንትን አለው እና በጣም በተፈጥሮ እንትን ማለት ደስ ይላል።